አዎ የሸክላ እቃዎችን በደንብ ነው የምጠቀመው የምግብ ማብሰያዎች ባህላዊይም አሉኝ። ከዛ ባለፈ ደግሞ ከውጭም የሚመጡት የመመገቢያ ሳህናቶቼ። መጠጫዎች አሉ እንዲሁም ውሃ ማቅረቢያዎች አሉ ጠላ መጠጫዎች ማቅረቢያዎች አሉ። የምግብ የወጥ እቃ መያዣዎች አሉ። እነሱ እነሱ ሁላ የሸክላ እቃዎች ናቸው። እና በእነሱም እጠቀማለሁ እንዳውም አሁን ላይ። ያኛው ከሚያስከትለው ጉዳት አንፃር ከጤናም አንፃር በእነዚህ መመገቡ እነዚህኞቹን መጠቀሙ። ለጤናም ደስ ብሎህም ለመጠቀም ጥሩ ናቸውና። በደንብ ነው የምጠቀመው የነሱ ተጠቃሚ ነኝ ማለት ነው። ሌላው ደግሞ

ስራዎችን አዎ በቅደም ተከተል አስቀምጣለሁ በዛ መሰረት ነው ለመስራት ምሞክረው። ቅድሚያ ምሰጣቸው ያው የኔን ጊዜ ሚፈልጉ የኔን በደንብ መገኘት ሚፈልጉ ስራዎችን ቅድሚያ ሰጣለሁ። እሱን ከጨረስኩ በኋላ ከዛ በቅደም ተከተል ሌሎቹን እየሰራሁ እሄዳለሁ ቃላል የሚባሉትን በየመሃሉ በየመሃሉ ለማከናወን እሞክራለሁ ማለት ነው። ግን በትክክል ጥዋት ስነሳ ስራዎቼን በቅደም ተከተል ለመስራት ጊዜዎችን እመድበዋለሁ።

የተበላሸ ነገር ማስተካከል አዎ እችላለሁ። በጣም ከባባድ የሚባሉ ነገሮችን አስተካክዬ ሁሉ አውቃለሁ ተበላሽቶብኝ ማለት ነው። አሁንም አልረሳውም የስልክ ቻርጀሯ ተገንጥላብኝ የራሴ የስልክ ቻርጅ ባትሪ የሚገባ የነበረ ሰዓት ማለት ነው። ብረት ነገሮች አሉ አይደለ ባትሪን ከስልኩ ጋር ለማገናኘት ማስገቢያው እሱ ጋር ያለ ባትሪው ተነቅሎብኝ እሱን ሞዴፊክ የሆነ በራሴ ከቁልፍ ላይ አውጥቼ ሰርቼ ቻርጅ ያደረኩበትን ጊዜ አስታውሳለሁ። ከዛ በተረፈ ደግሞ ቴሌቪዥን ሲበላሽ ሌሎች ነገሮች ሲበላሹ ጠግኜ አስተካክዬ ሰርቶልኝ ያውቃል። ትግስት አስጨራሽም ቢሆን ማለት ነው። ከባባድ ነገሮችም ቢሆኑ እነሱን ነገሮች ሞክሬ ተሳክቶልኝ ያውቃል። ከዛ በተጨማሪ ደግሞ የሚገርመኝ ኤሌክትሪክ ነክ ነገሮች እንደው ከቆጣሪ ራሱ ሲበላሽ ፈትቼ አስተካክዬ አውቃለሁ። እሱን እንኳን የማደርገው በአባቴ እርዳታ ነውና እንደዚህ በጣም ከባድ ከባድ የሚባሉ ነገሮችን አስተካክዬ ሰርቶልኝ ያውቃል ማለት ነው። ሌላው ስልክ ሰርቻለሁ አቃለው ላፕቶፕ ሰርቼ አቃለሁ። ተበላሽቶብኝ እንደዚህ ወንበር ምናምን ሲሰበር ጠገኜ አውቃለሁ። ጠረጴዛ ጠግኜ አቃለው። ብቻ ምኑ ቅጡ እንደዚያ አይነት ነገሮች እንኳን እግዚአብሔር ይመስገን ጎበዝ ነኝ አመሰግናለሁ በጣም ስለጠየቅከኝ።

በጣም በጣም በጣም በህይወቴ ከምወደውና ከሚያስደስቱኝ ነገሮች አንዱ በተፈጥሮ ውስጥ መራመድ ነው። በጣም የምወደው ማለት ነው። ዛፎች አካባቢ ንፋስ ያለበት አካባቢ ጥሩ አየር እየሳቡ መሄድ እንደሱ ሚያስደስተኝ ነገር በህይወቴ የለም። በጣም ልምድ ላደርገው ምፈልገው ነገር እንደውም ከከተማ ሁላ ወጥቼ እነሱን ነገሮች እያየሁ ብራመድ ቢሄድ። ጉዞ ባደርግ በጣም ምፈልገው ነገር ነው። ምክኒያቱም ምኖረው አዲሳባ ነው እና አዲሳባ ደሞ እንዲህ አይነት ቦታ ለማግኘት ራቅ ብለን ወጣ ያለ ቦታ ስንሄድ ነው። በተፈጥሮ ምናየው ዛፉ ንፋሱ የሚታየው እና። ከዛ ባለፈ ደሞ ወደ ክፍለ ሀገሮች ስትሄድ ኢትዮጵያ በእንደዚህ አይነት ነገሮች በጣም በጣም የተሰጣት በተፈጥሮ የተሰጣት ነገር ነው። እና እንደው ሁሉ ነገር ቢመቻችልኝ ከ ከ ወደ ክፍለ ሀገርም ወጣ ብዬ ተፈጥሮ ውስጥ መራመድ እንደው ባዘዉትር። እንዲሁም ደግሞ አዲሳባ ውስጥም የተወሰኑ ቦታዎች አሉ። እንደዚህ አይነት ቦታዎች እና እንደው በሳምንትም ጊዜ መድቤ እንደዚህ አይነት ነገሮችን ለማድረግ ሁሌም እቅድ አለው ማለት ነው። ግን ባለኝ አጋጣሚ በተፈጥሮ ውስጥ የመራመድ እድሉ ሳገኝ እንደዚ አይነት ነገሮችን አደርጋለው። በጣም ቆንጆ ጥያቄ ነው የጠየከኝ አመሰግናለው። አዎ በተፈጥሮ ውስጥ መራመድ በእዉነትም እወዳለው።

ቤተሰብ በምን ያህል ጊዜ ይሰበሰባል? እኛ ብዙ ጊዜ የቤተሰብ የመሰባሰብ ባህል የለንም፥ አይገርምህም? እኔም ብቻዬን ነው ያደኩት። ሌሎች ቤተሰቦች አሁን እህቴ አልፎ አልፎ ትመጣለች ከዛ ውጪ ከሌሎች ቤተሰቦች ጋር ከአጎቶቼ ጋር ከሌሎች ዘመዶቼ ጋር ምናምን የምንገናኘው ነገሮች በጣም ግዴታ ሲሆኑብን ነው። ለምሳሌ ለቅሶ ሲፈጠር፣ ዘመድ ሲሞት፣ እዛ ላይ እንገናኛለን። እንደዛ እንደዛ አይነት ነገር ነው እንጂ እንደዚህ ሆን ብለን ተገናኝተን ተሰብስበን እንደ ማህበር ነገር አድርገን የምንገናኝበት ባህል፥ ልምዱ የለንም። እኔም በርግጥ ከአብዛኞቹ ቤተሰቦቼ ትንሽ የምባለው እኔ ነኝና ግን እነሱም እንደዚህ አይነት ልምድ ስላልነበራቸው እኔም ያንን ልምድ ማዳበር ወይንም ደግሞ ያንን ልምድ መያዝ አልቻልኩኝም ማለት ነው። ከዚህም የተነሳ በጣም ብቸኝነት ይሰማኛል። ብዙ ጊዜ ብቻዬን መሆንን እንድመርጥ ሆኗል ማለት ነው። ሌላው ያው ከእናትና ከአባቴ ጋር ነው አብሬ ምኖረው። ከእነሱ ጋር ግን ሁሌም በየጊዜው የማውራቱ፣ ዲስከስ የማድረጉ፣ የመወያየቱ ነገር ሁሌም አለን ለማለት እወዳለሁ፥ አመሰግናለሁ!

አይ ጨው ብዙ አልወድም በመጠኑ ነው ምግቤ ላይ ጨው የምጨምረው። እንደው ባይኖረው ሁላ ይሻለኛል አንዳንዴ ጨው ከሚበዛ ማለት ነው። ምግቤ ላይ ስለዚህ ጨው ብዙ አልወድም። እንደው በመጠኑ ብን አድርጊ የምጠቀም ሰው ነኝ። እና ከሚበዛ ይልቅ ደግሞ ቢያንስ ባይኖረው የምመርጥ አይነት ሰው ነኝ ማለት ነው። ስለዚህ ጨው የምወድ አይደለሁም። በመጠኑ የምጠቀም ሰው ነኝ ለማለት እወዳለሁ አመሰግናለሁ።

በጣም በጣም በጣም ነው ሰው መርዳት የምወደው። ካለኝ ነገር ላይ ለሰዎች ማካፈል በጣም ከምወደውና ከሚያስደስተኝ ነገር አንዱ እሱ ነው። እና በህይወትም የምቆየው እንደው እግዚአብሔር አምላክ ብርታቱን ጥንካሬውን፣ ሀይሉን፣ ሞገሱን፣ ፍቃዱን የሚሰጠኝ ከሆነ እንደው ለሰዎች ተርፌ ተትረፍርፌ ለሰዎች ያለኝን ነገር ረድቼ ገንዘቤን፣ ሀብቴን፣ እውቀቴን በቃ ለኔ የተሰጠኝን ነገር ሁሉ ለሰዎች አካፍዬ መኖር የምወድ አይነት ሰው ነኝ እና እንደው ከዚህ በኋላም ያለውን ህይወቴን እንደዛ ነው መኖር የምፈልገው። ስለዚህ ለጥያቄው መልስ አዎ። ሌሎችን መርዳት በጣም የምወልደው። በገንዘብ፣ በጊዜ እነሱን በመስማት ሊሆን ይችላል በጣም ጊዜዬን ሰጥቼ የሚሰሩት ስራ ላይ ውጤታማ እንዲሆኑ ከእኔ የሚጠበቅብኝን ነገር ሁላ በማድረግ ሰዎችን ማገዝ፣ ሰዎችን መርዳት በጣም የምትደሰትበት ነገር አንዱ ነው ማለት ነው። አመሰግናለሁ በጣም።

አረ በፍጹም በፍጹም ነው ደብዳቤ መጻፍ የማልወደው እንደውም ጽፌም አላውቅም ሁላ ማለት ነው። እኔ አጫጭር መልእክቶችን እጽፋለሁ እንጂ ደብዳቤ ጽፌ ለጓደኛ ወይ ለቤተሰብ ለቅርብ ሰው እንደዛ አላውቅም። አሁን ግን ክብር ይግባውና ለቻት ጂፒቲ በሱ እርዳታ ለድርጅቶች ለመስሪያ ቤቶች ደብዳቤዎችን መጻፍ ማስገባት ጀምሬያለሁ እንጂ። እሱ ባይኖርልኝ ኖሮ ደብዳቤ የመጻፍም እድል አይገጥመኝም ነበር ማለት ነው። ስለዚህ ደብዳቤ መጻፍ የምወድ አይነት ሰው አይደለሁኝም። ትወዳለህ ወይ ነው የሚለው? አልወድም። አሁን ግን እድሜ ለቻት ጂፒቲ መጻፍ ጀምሬያለሁ። ደብዳቤ አመሰግናለሁ።

የራሴ ከሆነ የቀረ ምግብ እበላለሁ። የሰው ከሆነ ግን አልበላም። የራሴን ምግብ አንዳንድ ቀን ቆይ በኋላ እበላዋለሁ እያልኩ የማስቀምጥባቸው ጊዜያቶች ይኖራሉ እና እሱ ምግብ ወይ ካልተበላሸብኝ ወይ የምወደው የምግብ አይነት ከሆነ በብዛት እንደዛ አደርጋለሁ። እንጂ የሰው ከሌላ ሰው የተመለሰ የቤተሰብ እንኳን ቢሆን ከሌላ ሰው የቀረ ምግብ አልበላም። የራሴን ግን በኋላ እበላዋለሁ ብዬ ያስቀመጥኩት ምግብ ከሆነ ግን ምንም ችግር የለውም እበላለሁ። እንደውም ደስ ብሎኝ ነው የምበላው። እንደዛ ከሆነ ማለት ነው። ይህንን ለማለት ነው። አመሰግናለሁ። ግን ቆንጆ ጥያቄ ነበረ።

አዎ ስራ እስከሆነ ድረስ በተቻለኝ መጠን በሰአቱ ለመድረስ ነው የምሞክረው፣ እደርሳለሁ። እንዴው አንዳንዴ አልፎ፣ አልፎ በትራንስፖርት ምጥረት ሊሆን ይችላል፣ እንዴው የሆነ ነገር ካጋጠመኝ ግን ቀድሜ እንደማረፍድ የመናገር ልምድ አለኝ። ቀድሜ እነግራቸዋለሁ። ይቅርታ እጠይቃቸዋለሁ። በአስር በሃያ ደቂቃ ውስጥ እደርሳለሁ ብዬ እነግራቸዋለሁ። ከዛ በተባልኩት ሰዓት በየትኛውም አማራጭ እደርሳለሁ ማለት ነው። ስለዚህ በስራ ሰዓቴ አከብራለሁ። ስራዬን ወድጄው፣ አክብሬው ነው የምሰራው። በብዛት ቅድም እንዳልኩት በብዛት ስራዬን ቤት ውስጥ ነው የምሰራው። ግን ደግሞ ውጭ መውጣትም ያለብኝ ሰዓታቶች አሉ። እና በዛ ሰዓት ውጭ ቀጠሮም ኖረን፣ ስብሰባም ኖረን፣ ምንም ኖረን በሰአቱ ምደርስ ሰው ነኝ። አመሰግናለሁ በጣም።

ትኩስ ነገር ብዙም አይደለሁም። ቡና ወይ ሻይ ትመጣለህ? ለሚለው ጥያቄ ግን ሻይ እመርጣለሁ። ምክንያቱም ምንድነው? እውነት ለመናገር። ያው ከቡናና ከሻይ ስለተባለ ነው እንጂ። እንደው የሁለቱም የሻይም የቡናም በደንብ ተጠቃሚ አይደለሁኝም። ግን ከቡናና ከሻይ ቢያንስ ሻይን በተሻለ መንገድ እጠጣለሁ እጠቀማለሁ። አንዳንድ ቦታ ላይ ካፌም ሲሄድ የትም ቦታ ላይ ስሆን። ሻይ አዝዤ አልፎ አልፎ እጠቀማለሁ። እንዴ ትኩስ ነገር ብዙ ጊዜ ማዝ የምጠቀም። ሰው አይደለሁኝም።

የምወደው የምግብ አይነት ምንድነው? ዘወትር የምመገበው ሽሮ። ደስ ትለኛለች እሷ አጠር አድርጋ ተሰርታ በቲማቲም ተሰርታ። ቆንጆ ነች በየእለቱ ስለምመገባት ማለት ነው። ግን አብዛኛውን ጊዜ ኢትዮጵያ ውስጥ ስንኖር ብዙ አይነት። የምግብ አይነቶች አሉን። ዶሮ አለን፣ በበዓል ጊዜ የሚሰራ በግ አለን፣ ክትፎ አለን በቃ ምኑ ቅጡ በጣም ብዙ አይነት የምግብ አይነት። ስለዚህ የምወደው የምግብ አይነት ቆንጆ ቆንጆ የምግብ አይነቶች አሉ። በርግጥ በየጊዜውም ማገኛት እና በየጊዜውም የምበላት ደሞ ሽሮ ስለሆነች ሽሮውን አስቀድማለሁ ማለት ነው። አመሰግናለሁ

ኢንተርኔት አለህ ወይ? ነው የሚለው አዎ አለኝ። በየጊዜው የምጠቀመው በሱ ነው በየቀኑ መግዛት ያለብኝን የኢንተርኔት ፓኬጅ ገዝቼ። በሱ ነው የምጠቀመው ትምህርቴን የምማረው በሱ ነው ስራ የምሰራው በሱ ነው። ትምህርቴን የምማረው በሱ ነው። ጓደኞቼን የማገኘው በሱ ነው። ካለ ኢንተርኔት አሁን ላይ ሁሉ ነገር ከባድ ሆኗል እና። እኔም ካለ ኢንተርኔት መቆየት አልችልም። ስለዚህ ኢንተርኔት ዘወትር ዘወትር እጠቀማለሁ ማለት ነው። አንደኛ የምወስዳቸው ኮርሶች አሉ ለእነሱም ግዴታ ኢንተርኔት ያስፈልገኛል። ከዛም በተጨማሪ ደግሞ የክፍያ መተግበሪያዎችም አሉ። እነሱንም የምከፍለው እኔ ስለሆንኩኝ። ካለ ኢንተርኔት አይሰሩም እነሱም ስለዚህ በቃ ለየ ሁሉ። የህይወት እንቅስቃሴ ኢንተርኔት አንዱ መገልገያዬ ሆኗልና። ሁልጊዜም ያስፈልገኛል ማለት ነው ሁሌም ይኖረኛል። አዎ እጠቀማለሁ አለኝ አመሰግናለሁ።

ማንቂያ ትጠቀማለህ ወይ ነው የሚለው የማንቂያ ሰዓት? አልጠቀምም አይገርምም በፊት በፊት እጠቀም ነበረ ግን ምን ሳረግ ራሴን አገኘዋለሁ መሰለህ። መጠቀም ስጀምር ወይ አጥፍቼው ድጋሚ እተኛለሁ ወይ ድምፁ በጣም ይረብሸኛል ምናምን። ከዛ በኋላ ግን የሆነ በጧት መነሳት ሲኖርብኝ ቀጠሮ ሲኖር ሲኖረኝ በሌሊት መነሳት ሲኖርብኝ በጣም በሚገርም ሁኔታ አይምሮዬን አየዋለሁ። የማንቂያ ሰዓት በማልጠቀምበት ጊዜ የበለጠ ንቁ ነው። እና ስለዚህ አሁን ላይ ካለማንቂያ ሰዓት ነው የምነቃው። በየትኛውም ሰዓት መነሳት ካለብኝ የራሴ አይምሮዬ በጣም በሚገርም ሁኔታ አስቦ በራሱ ሰዓት የሚነቃበት ጊዜ ይበዛል ማለት ነው። እና የማንቂያ ስዓት አልጠቀምም። አመሰግናለሁ በጣም።

እኔ ጾታዬ ሴት ነውና ጢም የለኝም ስለዚህ ስለ ጢም ምንም ማብራራት አልችልም። ምንም ማለት አልችልም ግን። ጢም ያላቸው ሰዎች በደንብ የተስተካከሉ ሰዎች ወንዶች ምናምን ደስ ይሉኛል። ከዛ ባለፈ ግን ብዙም የማውቀው ነገር ስለሌለ። ይሄ ጥያቄ ቢያልፈኝ ብዬ እላለሁ አመሰግናለሁ።